እኔ የምጠቀመው ሳሙና ኖርማል ሳሙና ነው የሰውነት ሳሙና ማለት ነው የገላ ሳሙና ነገር ግን ሽታ የሌለው ነው የምመርጠው። ሽታ ያለው ከሆነ ብዙ ጊዜ ሰውነቴን ለአላርጂክ ይጋለጣል። ስለዚህ እኔ ብዙ ጊዜ የምጠቀመው ሳሙና ሽታ የሌለው ሳሙና ነው ማለት ነው። ሽታ ካለው ግን አልጠቀምም። አንዳንድ ጊዜ ሽታ ያለው በድንገት የሰጠው ከሆነ ሰውነቴ አላርጂክ ይነሳብኛል ማለት ነው።

ማታ ብዙ ጊዜ ከውጭ የሚሰማው የመኪና ድምጽ ነው እንዲሁም የውሻ ድምጽም እሰማለሁኝ ማለት ነው። በጎረቤቶቼ ጋር ያለው ውሻ ሲጮህ እሰማዋለሁኝ። ሌላ ጊዜም ደግሞ መንገድ ስለሆነ ሰፈራችን መንገድ የሚያልፍ መኪና የመኪና ጡሩንባ ድምጽ እሰማለሁኝ ማለት ነው። ይህ የተለመደ ድምጽ ነው። ማታ ማታ የምሰማው አንዳንድ ጊዜ ደግሞ የቤተእምነት ወይ የእስልምና ወይ ክርስትና ሲዘምሩ ወይ ደግሞ ድምጽ ሲያሰሙት እሰማለሁኝ ማለት ነው።

መብራት ሲቋረጥ የማደርገው አንደኛ መብራቱን ጨለማውን ለም ከጨለማው ለመገላገል ሻማ መለኮስ ነው። ወይ? ሌሎች የመብራት ምንጭ የሆኑት እንደ ባትር እና ለየሰራ ለየሰላር በሰላር የሚሰሩት ማተሪያሎችን መጠቀም ነው ማለት ነው። ከዚህ ውጪ ግን ለመብሰል ምግብ ለማብሰል የክሰል ወይ ደግሞ ሌላ እንጨት በማያያዝ ወጥም ለመስራት እንዲሁም ምግብ ለመስራት እሞክራለሁኝ ማለት ነው።

አዎ ብዙ ጊዜ ወደ ገበያ የምሄደው ቅዳሜ እለት ነው ቅዳሜ እለት ማለት ከስራ ውጪ ስለሚሆን ቤቴ እረፍት ነኝ። ስለዚህ ገበያ የምሄደው ወይ ደግሞ አንዳንድ ነገሮችን የግሌ ስራ የምሰራው ቅዳሜ ነው ማለት ነው። ስለዚህ ወደ ገበያ የምሄደው ቅዳሜ ነው ቅዳሜ ብዙ ሰው ገበያ ላይ ይወርዳል ወይም ይሄዳል። ብዙ ሸቆጣችንም የሚገዛው ለአስቤዛ የሚሆን እንዲሁም አልባሳቶችን የሚገዛው ቅዳሜ ነው ማለት ይቻላል። እኔም እንደ ማህበረሰቡ ቅዳሜ ወደ ገበያ ጎራ እላለሁኝ ማለት ነው።

የኔ ምርጫ ቡና ነው። ቡና ለኔ ልዩ ምርጫ ነው ያለኝ። በቡና ላይ ማለት ነው። ቡና ሳልጠጣ አልውልም። እንዲሁም አንዳንዴ ልደግም እችላለሁኝ ማለት ነው። ሻይ ግን ብዙ ጊዜ አልጠቀምም። አንዳንዴ ጠዋት ጠዋት ልጠቀም እችላለሁኝ። ቁርስ ስበላ ማለት ነው። ከዚ ዉጪ ግን እንደ ቡና በየቀኑ ስራዬ ብዬ ሻይ አልጠጣም። ስለዚህ የኔ የቡና አፍቃሪ ነኝ ማለት ይቻላል።

አዎ ወተት እጠጣለሁ ወተት መጠጣት ጥሩ ነው። በተለይ በወጣትነት እድሜ በጣም ብዙ ወተት ጠጥቻለሁ። ትልቅ ከሆንኩኝ በኋላም ወተት መጠጣት አልተውኩትም። ነገር ግን መጠኑ እንደ ልጅነቴ ስጠጣው የነበረው ወተት አይደለም። ስለዚህ ወተት መጠጣት በጣም ለትልቅም ለትንሽም የማይባል ነገር ነው። ሁሌም ሰው ወተት መጠጣት መቻል አለበት። ምክንያቱም ወተት በጣም ጠቃሚ ንጥረ ነገር ነው። ጠቃሚ ነው ለአጥንታችን ጥንካሬ እንዲሁም ሌላ ሰውነታችንም ይገነባልናል። ስለዚህ ወተት መጠጣት በጣም አስፈላጊ ነው ብዬ ነው የማስበው።

አዎ የዝናብ ውሃ እሰበስባለሁኝ በተለይ ክረምት ጊዜ በክረምት ጊዜ ዝናብ ሲዘንብ ከቆርቆሮ የሚወርድ የዝናብ ውሃ አለ ይሄ የዝናብ ውሃ ለጥቅም እናውለዋለን ማለት ነው። ከተሰበሰበ በኋላ ለልብስ ማጠቢያም ለቤት መወልወልያ ወይ ቤት ማጠቢያም ነግ እጠቀምበታለን እሱም በጣም ጠቃሚ ነገር ነው። የዝናብ ውሃ መባከን የለበትም የሚለ እምነት አለኝ። የዝናብ ውሃ ወደ ጥም የማዋል ማለት ኢኮኖሚም መቆጠብ ነው። ስለዚህ በትህ በአግባቡ ከተጠቀምነው ጥቅም ላይ ከዋልነው በጣም ጠቃሚ ነገርነው ብዬ ነው ማስበው።

በበጋ ወቅት ብዙ ጊዜ ፕሮግራም የሚይዘው የትምህርት ፕሮግራም ነው። እንዲሁም ቤተሰብ የምጠይቅበት ወቅትም በበጋ ወቅት ነው ማለት ነው። ምክንያቱም በበጋ ወቅት ብዙ ጊዜም ጭቃና ሌላ ዝናብም ስለማይኖር እንደፈለጉ ወደ ሩቅ ሀገር ሄዶ መጠየቅ ስለሚቻል ብዙም የሚቸግር ነገር አይደለም ማለት ነው። ስለዚህ በበጋ ወቅት ፀሀያማ ወቅት ነው። ደስ የሚል ስሜትም ይሰጣል። ብዙም የምትጨናነቅበት ነገር አይኖርም ማለት ነው

የምወደውን እንስሳ ውሻ ነው ውሻ በጣም ነው የምወደው። ምክንያቱም ውሻ ለባለቤቱ ታማኝ ነው በጣም ታማኝ ነው። ከዛም የተነሳ ሁሉ ነገር በጣም በትግስቲ ይጠብቅሃል። ጥሎህም አይሄድም ብትዳከምም ወይ ብትታመምም ጥሎ የሚሄድ እንስሳ አይደለም ውሻ ማለት ነው። እንደ እኔም ውሻ በጣም ነው የምወደው ውሻም አሳድጌያለሁ። እሱም እንከባከበዋለሁኝ እሱም በጣም ነው የሚቀርበኝ። ስለዚህ ከውሻ ጋር ያለኝ ቅርኝነት በጣም ጥብቅ ነው ማለት ይቻላል። እኔም እንከባከባለሁ እሱም በፍቅር ነው የሚቀርበኝ። ከእኔ ጋርም ይላፋል እንደ ልጅ ማለት ነው። ስለዚህ ውሻ በጣም ነው የምወደው።

አዎ ሩዝ ወዳለው ዩሩዝ በጣም የሚመረጥ ምግብ ነው ብዙ ያለም ህዝብም የሚመገበው ምግቡ ነው ማለት ይቻላል። እኔም ሩዝ እወዳለሁኝ። ለጤናም ተስማሚ ነው። ማታም ብትወላው ቀንም ብትወላው ጠዋት። በአግባቡ ከተሰራና አጣፍጦ ከተሰራ በጣም ጠቃሚ ምግብነው። ስለዚህ እኔም ሩዝ እንደ ሌሎችም ያለ ምዕራፍ። ሩዝ እወዳለሁ ወይ? በጣም ብዙ ጊዜም ሩዝ እመገባለሁ ማለት ቻናል

አዎ ሃይማናታዊ ባዓላት ወይ ደግሞ ግብር አከብራለሁኝ ይሄም ማለት በባህላችን በሃይማኖታዊ የሆኑ ነገሮችን ይከበራሉ። እኔም እንደ ማህበረሰቡ ከማህበረሰቡ የተነጠልኩ ሰው ስላልሆንኩኝ። ማህበረሰቡ የሚያክብረውን ሃይማኖታዊ ግብር ወይ በዓላት። አክብራለሁኝ ማለት ነው። ይሄም ደስታ የሚሰጥ በጣም ከህብረተሰቡ ጋር ፍቅር እንዲኖርህ ወይ ደግሞ እምነትን እንድትጠብቅ የሚያደርግ ነገር ነው። ስለዚህ ሁል ጊዜ አመት አመት በሚመጡ አመታዊ የሃይማናታዊ በዓላት። አክብራለሁኝ ማለት ነው

እኔ የምመኘው በኮምፒውተር ስራ የተሻለ ደረጃ ላይ መድረስ ነው። የተሻለ ስራ ወይም የተሻለ ደረጃ ሲባል ባለው ሙያ ብቃት ተወዳድረህ ወይም ደረጃ መድረስ ማለት ነው። ይሄም ማለት ሁል ጊዜም። ራስን ማሳደግ ራስን መፈተሽ። እንዲሁም ራስን በእውቀት ማነጽ እና በዲስፕሊን መጠበቅ ግድ ይላል ማለት ነው። እኔም ቀጣይ በሙያዬ የተሻለ ስራ ላይ ደርሼ ወይም የተሻለ ትምህርት ቀስሜ ነው ወይ የተሻለ

አዎ ለበጎ አድራጎች ስርቼ አውቃለሁ በጎ አድራጎች ስራ አንዳንዴ በጣም ደስ የሚል ስሜትን ይሰጣል። ስለዚህ እኔም በህይወቴ በጎ አድራጎት ስራዎችን ሰርቼ አውቃለሁኝ እሱም በአካባቢው የሚገኙት የተቸገሩት ሰዎችን አሰባስቦ ስትለያዩ ድጋፎችን እንዲያገኝ ማድረግ ነው ይህም ለኔ ትልቁ ስራዬ ነው ብዬ ነው የማስበው። ምክንያቱም የተቸገረ መርዳት ማለት በጣም የሚያረካ ስራ ነው ማለት ነው። ስለዚህ ለክፍያ ብቻ ሳይሆን ለበጎ አድራጎች ስራዎችንም ስርቼ አውቃለሁ

አዎ እኔ የሚጽፈው በብእር ነው። ምክንያቱም በብእር የምጽፈው በእርሳስ ሲጻፍ ሊጠፋ ይችላል። ስለዚህ አስተማማኝ የሚሆነው በብእር መጻፍ ነው ማለት ነው። በብእር ወይ በእስክርቢቶ መጻፍ ለብዙ ጊዜ እንዲቆይ ይሆናል የተጻፈውን ነገር ማለት ነው። ወደ ሌላ ወይ ወደ ኮምፒውተር እስክትገልብጠው ድረስ የተጻፈውን ነገር ምንም ሳይባላሽ ወይ ሳይጠፋ ልታገኘው ትችላለህ። ነገር ግን በእርሳስ ከሆነ ሊጠፋና እንደገና ደግሞ ላታስታውሰውም ትችላለህ። ስለዚህ መረጃ ሊጠፋብህ ይችላል ማለት ነው። ስለዚህ አማራጩ ያለው በእስክሪቢቶ ወይ ደግሞ በብእር መጻፍ ነው። እኔም በብእር ነው የምጽፈው።

ቀዝቃዛ የአየር ሁኔታ አልወድም። ምክንያቱም ቀዝቃዛ የአየር ሁኔታ ማለት በጣም ያስጨንቅሃል። እንዲሁም ድብርት ወይ ደግሞ ደስተኝነት አለመሆን ይሰማሃል ማለት ነው። ስለዚህ እኔ ብዬ ቅዝቃዛ ብዙም ደስ አይለኝም። እኔ የምወደው መካከለኛ የሆነ በጣም ያልሞቀ መካከለኛ የሆነ የአየር ፀባይ ወይ የአየር ንብረት ሲኖር ነው። ስለዚህ በጣም ሲቀዘቅዝ ግን ጭንቀት ይሆንብኛል ማለት ነው

በስራዬ ላይ ምንም ተግዳሮት የለም በስራዬ እኔ ተግዳሮት አለኝ ብዬ አልወስድም ስራዬ ከባድ ነው ነገር ግን እኔ ተጠንቅቄ ነው የምሰራው። እንዲሁም ከስራ ባልደረቦች ጋር ተስማምቼና ተደጋግፌ ነው የምሰራ ማለት ነው። ስለዚህ ምንም በስራየ ላይ እንቅፋት የሚፈጠር ነገር የለም። እንደዛ እንዳይሆንም እጠነቀቃለሁኝ ምክንያቱም ነገሮችን ከስር ከስር እንዲሁም ቀድሜ ነው የምጨርሳቸው። ካልሆነ በስራ ላይ የሚዝረከረክ ነገር አልወድም። ለዚህ ለዚህም ሲባል ስለሚሆን ይመስለኛል እኔ በስራየ ላይ ምንም አይነት ትግዳሮት የለም።

አዎ በሰአት የምደርስ ሰው ነኝ። ምክንያቱም ሰዓት የማሳልፍ ከሆነ በሥራየ ላይ ውጤታማ እንደማልሆን አውቃለሁ። ይህም ስለምገነዘብ በሰአቴ ነው የምዘጋጀው ማለት ነው በሰዓቴም ለመድረስ እሞክራለሁኝ። ቀድሜም ለመገኘት እሞክራለሁኝ ምክንያቱም ቀድሜ የምገኝ ከሆነ ሁሉም ነገር ክፍተቶችን ሞልቼ እጠብቃለሁ። ዘግይቼ የምመጣ ከሆነ ግን ክፍተቶችን መሙላት ብቻ አለመሙላት ብቻ ሳይሆን ከሰዎችም ላልስማማ እችላለሁኝ እንዲሁም ከአለቆች ጋር ልጋጭ እችላለሁኝ ማለት ነው። ስለዚህ እኔ በሰአት ከሰአት ቀድሜ መድረስን እፈልጋለሁኝ አደርገዋለሁኝ። ስለዚህ እኔ ቀድሜ የምደርስ ሰው ነኝ።

አዎ ላፕቶፕ አለኝ ላፕቶፕ ስራ ላይ ስራ ላይ የምጠቀመው አለኝ እንዲሁም ቤቴ ላይ የምጠቀመውም አለኝ ሁሉ ስራዬም በላፕቶቭ ነው የምሰራው። ስለዚህ ከላፕቶቭ ጋር ያለው ቁርኝነት ቅርብ ነው ማለት ነው። ምክንያቱም ስራዬን ስራ በእሱ ነው። በአሁኑ ሰዓት ያለ ላፕቶፒ ስራ ይሰራል ብዬም አላምንም። አብዛኛው ጊዜ ሰዎች በላፕቶፕ ነው የሚሰሩት። እንዲሁም ዳታዎቻቸው በላፕቶፕ ውስጥ ነው የሚያስቀምጡት ማለት ነው። ስለዚህ ስራችን የምናቃ የምያቀላጥፍልን እንዲሁም ስራችን በአግባቡ የምንሰራበትን ማተሪያል ነው ማለት ነው።

አዎ ብዙ ሰነዶችን እኔ አዛጋጃለሁኝ ብዙ ሰነዶች የማዛጋጀው ለስራ በተመለከተ ነው። እንዲሁም ደንበኞች የደንበኞች ሰነዶችም አስቀምጣለሁ እይዛለሁኝ ማለት ነው። ስለዚህ ከስራዬ ጋር በተያያዘው ብዙ ሰነዶችን አስቀምጣለሁኝ። ይሄ የማስገ የማደርገው ሰነዶቹ ጠቃሚ ሆነው ስለሚገኙ ነው። እንደ ስነድ መጠን ቀጣይነት ጠቃሚነት ያለው ስነዶቹ ለብዙ ጊዜ ሊጠ ሊያዙ ይችላሉ ማለት ነው

ከቤቴ ስራ ቦታዬ ላይ የሰላሳ ደቂቃ ወይ ሃያ አምስት ደቂቃ ጉዞ ነው። ሲዘጋጋ ሰላሳ ደቂቃ ሊፈጅ ይችላል። እንዲሁም ክፍት ሲሆን በሃያ አምስት ደቂቃ ሊደረስ ይችላል ማለት ነው። በመኪና ስለዚህ ያን ያህል ነው ርቀቱ ወይም ሃያ ኪሎ አካባቢ ሊሆን ይችላል። በግምት ስናሰላ ማለት ነው። ስለዚህ ብዙም ሩቆ የሚባል ነገር አይደለም ቅርብ ነው ማለት ይቻላል።

አዎ ነገሮቼን በስርዓት ማስቀመጥ እወዳለሁኝ ነገሮችን በስርዓት የማስቀምጠው ለተለያዩ ነገር ለተለያዩ ኋላ ለምትጠቀማቸው ነገሮች እንዲሁም ዶክመንቶች ሊሆን ይችላሉ። በስርዓት ማስቀመጥ እወዳለሁኝ ልብሶቼም እንደዛ በስርዓት እንዲቀመጡ ነው የማደርገው። እንዲሁም የቤቴ አቀማመጥም ስርዓት እንዲኖረው አደርጋለሁኝ ማለት ነው። ስለዚህ እንደ አጠቃላይ ነገሮችን ስርዓት እንዲይዙ በስርዓት እንዲሆኑ እፈልጋለሁኝ እንደዛም አደርጋለሁ።